በባህላችን ሰርግ ቅድሚያ ሽማግሌ ይላክ። እና ከዛ በኋላ ሽማግሌዎች ቤት የሴቷ ቤት ከመጡ በኋላ ልጃችሁን ለልጃችን ይባባሉ። እና ከዛ የሴቷ ቤተሰቦች። እሺ እሺታ ካገኙ በኋላ የሰርጉን ቀን ይቆርጥ ይቆርጣሉ ማለት ነው። ከዛ በእለቱ ቀን ባልየው መጥቶ ፕሮግራም ዝግጅት ተዘጋጅቶ ባህላዊ ከዛ ይወስዳታል